እኔ የምወደው ወቅት ጸደይ ነው ምክንያቱም ጸደይ ወቅት ማለት ነው የክረምቱ ወቅት አልፎ በጋው የሚጀምርበት ወቅት ስለሆነ በጣም ደስ ይለኛል በተለይ አበቦች ያብባሉ ምድሩ በአረንጓዴ የሚሸፈንበት ወቅት ነው። በቃ በጣም በቃ ክረምት ላይ ጭቃ ምናምን የነበረው ያ ሁሉ አልፎ ክረምቱ ዝናቡም አርፎ ሙሉ ፀሀይ የሚወጣበትና በዳመና የተሸፈነው ሰማይ ሁሉ የሚገለጥበት ስለሆነ። ጸደይ ወቅት በጣም እወደዋለሁ ደስ የሚለኝ ወቅት ነው። በሱም በቃ ጸደይ ሲመጣ ሁሉንም ነገር ብርሃን ጸደይ ማለት ብርሃን ወይም ደግሞ የዝናብ ወቅት አልፎ ብርሃን የሚመጣበት ስለሆነ በጣም በጉጉት የምጠብቀውና ደስ የሚለኝ ወቅት ቢኖር የጸደይ ወቅት ነው

እኔ የሽቶ አድናቂ አይደለሁም ሽቶ አልጠቀምም። ይሄኛውን ሽቶ አንዳንዴ ኤር ፍረሽ ወይም ደሞ ሽቶም ያው አልፎ አልፎ ዝም ብዬ ምጠቀምበት ሁኔታ አለ። ግን የምጠቀመው ደስ ሚለኝ ከምትጠቀመው ነገር ወይም ደሞ ሰዎች ተቀብተውት ቢሸተኝ ደስ ሚለኝ የሎሚ ሽታ ያለው። ኤርፍሬሽም ብዙ ጊዜ ቤትም ሆነ ቢሮ ላይ ምጠቀመው የሎሚ ሽታ ያለው ሎሚ የሚባል ኤር ፍረሽ እጠቀማለሁ። ከዛ ውጪ ግን። የተፈጥሮ የሆኑ ነገሮች ተፈጥሮ ማለት እንደ ጽጌረዳ አሪቲ እነዚህ ነገሮች ያው በተፈጥሮ የተፈጥሮ አበባዎችና ሽታ ያላቸው አትክልቶች እንደነዛ አይነቶች ደስ ይሉኛል ለምሳሌ አሪቲ በጣም እወዳለሁ የአሪቲ ሽታ። አሪቲ የሚባለው ዛፍ አትክልት አለ የሱ ሽታ በጣም ደስ ይለኛል። ከዛ ውጭ ሎሚ እና ብርቱካን ቤት በሚላጥበት ጊዜ የነሱንም ሽታ እወዳለሁ። ግን ያው ሽቶ በሚል ደረጃ እኔ ያክል በቋሚነት የምጠቀመው ሽቶ የለኝም